"ቃልህን ትጠብቃለህ ወይ?" ነው። አዎ በሚገባ፣ ሁልጊዜም ነገሮችን ከመናገሬ በፊት በደንብ አስብበታለሁ፣ የማላደርገውን ነገር አደርጋለሁ ብዬ አላወራም፣ ለማንም ሰው ደግሞ የማላደርገውን ነገር አደርጋለሁ ብዬ ቃል አልገባም ግን አስቤበት፣ አምኜበት አደርጋለሁ ያልኩትን ነገር ቃል የገባሁትን ነገር ግን ፈጽማለሁ።

ስልክህን ምን ያህል ጊዜ ትሞላለህ ነው በወር አንዴ ነው ያው የአብዛኛውን ጊዜ ነው ምወስደው አብዛኛውን ጊዜ በወር አንዴ ነው የሚያስፈልገኝን፦ መስመር ለመጠቀም ይሄ ማለት ለዳታ ለድምጽ እንደዚሁም ደግሞ ለመልእክት ሚያስፈልገኝን ወራዊ ፍጆታዬን በደንብ ስለማውቀው ለወር ሚያስፈልገኝን ያክል አንዴ ነው የምሞላው።

የጨረቃ ብርሃን ትወዳለህ? አዎ በደንብ ነው የምወደው ያው እኔ በተፈጥሮዬ ተፈጥሮን ነው የማደንቀው። ሲጀመር በባህሬም ከዚህ መካከል ደግሞ ጨረቃ ደግሞ አንዷ ነች እና ምሽት ላይ ከምወዷቸው ሰው ጋር ወጥቶ የጨራ ቃን ብርሃን ያየሁኝ ጥሩ ጊዜ ማሳለፍ ያስደስተኛል። እንደዚሁም ደግሞ የጨረቃ ብርሃንም በጣም አደንቃለሁ

ቤትህን ምን ያህል ጊዜ ታጸዳለህ ነው ጥያቄው በቀን አንዴ ነው ማጸዳው ብዙ ጊዜ አብዛኛውን ጊዜ ከስራ ስመጣ ነው ቤት ማጽዳት ነው ሚመቸኝ፤ ስለዚህ ከስራ ስመጣ አንዴ አጽድቼ በደንብ ካስተካከልኩኝ በኋላ ቀኑን ሙሉ ስራ ስለምውል አልቸገርም ማለት ነው።

የሞባይል ዳታ ትጠቀማለህ ነው? አዎ ከምገዛቸው የአየር ሰአቶች ውስጥ አንዱ ለዳታ ብዬ የምገዛው የአየር ሰዓት ነው። ያው ከማህበራዊ ድረ ቀጾች ጋር ለመገናኘት ስል እንደዚሁም ደግሞ መስመር ላይ የተለያዩ ነገሮችን ጠይቄ ለማግኘት ለማንበብ ስል የሞባይል ዳሳ እጠቀማለሁ

"የምትወደው ስፖርት ምንድን ነው?" ነው። ያው እኔ የ ቀለል ያሉ የአካል ብቃት እንቅስቃሴዎችን እወዳለሁኝ። እንደዚሁም ደግሞ የእግር መንገድ ተራራ መውጣት እንደዚህ ተፈጥሮ የሆኑ ስፖርቶችን እወዳለሁኝ። ከዛ ውጪ ጂም የተለያዩ ነገሮች ብዙም አይመቹኝም።

ኮፍያ ማድረግ ትወዳለህ ነው? አዎ በደንብ ነው የምወደው። ቤተላይ ደግሞ የሴቶች ኮፍያ ሆኖ ፀጉር ተለቆ ከላይ የሚደረጉ ለውበት ተብለው ወይም ደግሞ ለብርድ። ስዝናና የተለያየ ቦታ ስሄድ ማድረግ በጣም ነው ደስ የሚለኝ